ስለ ቅርብ ጓደኛህ ንገረኝ በጣም ጥሩ ጥያቄ። ስለ ቅርብ ጓደኛዬ ከማውራቴ በፊት መጀመሪያ ስለ ጓደኛ ላውራ። ከዛ ስለ ጓደኛ ካወራሁት በኋላ ደግሞ ስለ ቅርብ ጓደኛ አወራለሁ። ስለ ቅርብ ጓደኛ ካወራሁት በኋላ ደግሞ ስለራሴ የቅርብ ጓደኛ አወራለሁ ማለት ነው። ስለዚህ ሶስት ሀሳብ ነው ያነሳሁት። ጓደኛ የቅርብ ጓደኛ እና የኔ የራሴ የቅርብ ጓደኛ ማለት ነው። መጀመሪያ ጓደኛ ማለት ይሄ ኖርማ ኖርማል የሆነ ቅልል ያለ ትውውቅ ማለት ነው። ዝም ብሎ ለምሳሌ የክፍል ጓደኛ። የቤተክርስቲያን ጓደኛ የጨዋታ ጓደኛ በተለያየ ሁኔታ ሰው ከሰው ጋር ጓደኝነት ኖርማል የሆነ ቅልል ያለጓደኝነት ሊፈጥር ይችላል። ስለዚህ በእንደዛ አይነት የጓደኝነት ሂደት ውስጥ ማንም ሰው ያልፍበታል። ከዛ ባለፈ ግን ከጓደኛም አለፍ ያለ የቅርብ ጓደኛ ሲሆን። ያ የቅርብ ጓደኛ ተብየው ጓደኛ ለሆነለት ለዛ ሰው የሚያስፈልገውን ነገር የሚያውቅለት። ስሜቱን የሚረዳለት ሲያዝን ሲከፋው ሲደሰት በተለያየ አይነት ሁኔታ ውስጥ ሲያልፍ። የሚረዳው ከአጠገቡ የሜሆን ከጎኑ የሚሆን ምክር ሲያስፈልገው የሚመክረው ግሳጼ ሲያስፈልገው የሚገስጸው ሲሳሳት የሚናገረው። በቃ በእያንዳንዱ ነገር አስተያየት የሚሰጠው ትክክል ሳይሆን ሲቀር የሚተቸው አይነት ሰው ነው ማለት ነው። ስለዚህ የቅርብ ጓደኛና ጓደኛ ተመሳሳይ ሀሳብ አይደለም በተለዋዋጭነት መጠቀም አንችልም። ስለዚህ የቅርብ ጓደኛ ከጓደኛ የቀረበ የሚጠጋ ቅርብ የሆነ ማለት ነው የሚረዳ። ስለዚህ ወደ እኔ የቅርብ ጓደኛ ስመጣ እኔ ባለሁበት የትምህርት ተቋም ውስጥ በጣም ብዙ ብዙ እጅግ ብዙ ጓደኞች አሉኝ። ነገር ግን አንድ የቅርብ ጓደኛ አለኝ አንድ ማለት ነው። ካሉኝ ከእነዛ ከአብዛኞቹ ጓደኞቼ አንድ የቅርብ ጓደኛ ነው ያለኝ። ስለዚህ እንዳልኳችሁ ነው እና በጓደኛ ብዛት አንድ ሰው ስሜቱን የሚረዳው ሰው ሊያገኝ አይችልም በጣም ብዙ ጓደኛ ስላለው። ይሄ ሰውዬ ከሀዘኑ ተጽናና ማለት አንችልም በጣም ብዙ ጓደኛ ስላለው ይሄ ሰውዬ በቃ ምንም አይነት ሁኔታ ውስጥ ቢያልፍ የሚመክረው የሚገስጸው የሚያበረታታው ሰው አለው ማለት አንችልም። ነገር ግን በጣም ጓደኛ ስለበዛ ሳይሆን ጥቂት የቅርብ ጓደኞች ወይም የሚረዱት ወይም አስተያየት የሚሰጡት የሚገስጹት ጥቂት ጓደኞቹ የቅርብ ጓደኞች በቂ ናቸው ብየ አስባለሁ። እና እኔም በጣም ብዙ ጓደኞች ቢኖሩኝም ግን ከነዛ ከብዙ ጓደኞች ይልቅ አንድና በጣም የሚግባባኝ የምቀርበው የቅርብ ጓደኛ አለኝ ማለት ነው። እኔም ለሱ የቅርብ ጓደኛ እሱም ለኔ የቅርብ ጓደኛ የሆንለትና ማለት ነው። ስለዚህ እኔ በኔ አስተያየት ወይም በኔ አመለካከት ጓደኛና የቅርብ ጓደኛ ተመሳሳይ የሆነ ትርጓሜ የላቸውም ተመሳሳይ የሆነ እንትን የላቸውም ስፍራ የላቸውም ትርጉም የላቸውም። ስለዚህ ጓደኛ ማለት አንድ ሰው ብዙ ጓደኛ ሊኖሩት ይችላል አንድ ሰው ግን በጣም ብዙ የቅርብ ጓደኞች ሊኖሩት አይችሉም። ምክያቱም እያንዳንዱ ሰው የተለያየ ባህሪ የተለያየ አቀራረብ የተለያየ አይነት ዝንባሌ ለዛ ሰው ስለሚኖረው ማለት ነው። ስለዚህ ስለ ቅርብ ጓደኛዬ አውርቻለሁ ብዬ አስባለሁ። አንድ የቅርብ ጓደኛ አለኝ በዚህ ግቢ በየትምህርት ተቋም ውስጥ የተዋወቅኩት በጣም ጥሩ የሆነ ባህሪ አለው በጣም ጥሩ የሆነ መንፈሳዊነት ያለው በጣም ጥሩ የሆነ ገሳጭ የሆነ ጓደኛ አለኝ ማለት ነው። ስለዚህ ይሄን ይመስላል ከዛ ባለፈ በጣም ብዙ የሆነ የቅርብ ጓደኛ የለኝም። ይሄ ነው።